በእጅ መጻፍ ትወዳለህ ይላል? እንግዲህ ጥያቄው ያው በእጅ መጻፍ በጣም ነው የምወደው። ምክንያቱም ተማሪ ያለው ትምህርት በመማር በመማር በመማርበት ጊዜ ኖት እወስዳለሁ መምህሩ ሲያስተምር እኔ አጫጭር ኖቶችን እወስዳለሁ። እንዲሁም የተለያዩ ስብሰባዎች በምሰበሰብበት ሰዓት ኖት እወስዳለሁ ማለት ነው። ስለዚህ በእጅ መጻፍ ብዙ ጊዜ በጣም ከሚያስደስቱኝ ነገሮች አንዱ ነው። ምክንያቱም የተጻፈ ነገር ለወደፊቱ ማስታወሻነት ይጠቅማል ለማንበብ ይጠቅማል ነገሮችን ለማስታወስ እንጠቀምበታለን በአእምሮአችን ብቻ ከያዝነው ግን የሆነ ጊዜ ይረሳል። በምንም ልናስታውሰው አንችልምና በእጅ መጽሐፍ በጣም ጠቃሚ የሆነ ነገር ስለሆነ። ብዙም ብዙ ሰው ይሄንን ቢለማመደው ጥሩ ነው ብዬ አስባለሁ ማለት ነው

የምትወደው ፍራፍሬ ምንድነው? ይላል እንግዲህ ጥያቄው ስለዚህ እኔ በጣም ብዙ የምወዳቸው ፍራፍሬዎች አሉ እነዚህ ውስጥ ብርቱካን ሙዝ አቮካዶ የመሳሰሉት ፍራፍሬዎችን እጠቀማለሁ። ፍራፍሬ በጣም ለሰውነታችን ጠቃሚ የሆነ ነገር ነው። ብዙ ጊዜ ፍራፍሬ የሚጠቀሙ ሰዎች ጤንነታቸው የተጠበቀ ይሆናል። ስለዚህ ፍራፍሬዎችን ሰዎች አብዝተው ቢመገቡ ጥሩ ነው ማለት ነው። ፍራፍሬዎች ገበያ ላይ በብዛት ይገኛሉ ገበሬዎች ያመርታሉ ያመረቱትን ፍራፍሬ ገበያ ላይ አምጥተው በተመታታኝ ዋጋ ለተጠቃሚው ለከተማ ነዋሪዎች ይሸጣሉ ማለት ነው። ስለዚህ ይህንን ገዝተን ብንጠቀም ጥሩ ይሆናል ማለት ነው። ስለዚህ እኔ በጣም የምወደው ፍራፍሬ ብርቱካን ነው ማለት ነው።

ስነ ጥበብ ትወዳለህ እ ይላል እንግዲህ የመነሻ ሀሳቡ እ ስነ ጥበብ እኔ አልወድም መስራትም አልችልም ማለት ነው የማልወደው። ለምንድነው? ያው መስራት ስለማልችል። እ ስነ ጥበብ ሲባል እንግዲህ ሙዚቃን እ ስዕልን ስፖርትን እ የሚያጠቃልል ነገር ነው። ስለዚህ እነዚህ ደግሞ እ የሚጠይቁት የራሳችሁ የሆነ እ ብቃት አላቸው ችሎታ ይጠይቃሉ። ስለዚህም እ እነዚህ በአብዛኛው በተፈጥሮአዊ መንገድ ሊገኙ ይችላሉ ወይም በልምምድ ልናገኛቸው እንችላለን። አንድ ሰው እ ጥሩ የሆነ ድምጽ ካለው እ ድምጻዊ ሊሆን ይችላል። ሙዚቃ መዝፈን እ ዘፈኖችን መዝፈን ይችላል ማለት ነው። ስለዚህ ይሄ ሰው ጥሩ ድምጽ ካለው። እ ያንን በተፈጥሮ ያገኘውን ድምጽ እ በሰው ሰራሽ በልምምድ እ የተለያዩ ሙከራዎችን በማድረግ እ የተሻለ ድምጽ ሊኖረው ይችላል ማለት ነው። በህብረተሰቡም ዘንድ ተቀባይነት ሊኖረው ይችላል ማለት ነው። ስለዚህ እኔ ግን ምንም አይነት የድምጽም ሆነ የተለያዩ ስዕሎችን የመሳል ወይም ስፖርት የመስራት ችሎታው ስለሌለኝ እ ስነ ጥበብ አልወድም።

ስልክህን ምን ያህል ጊዜ ታሞላለህ ይላል ትሞላህ ለማለት ነው? እንግዲህ ጥያቄው ስለዚህ ስልኬን በሁለት ቀን በሶስት ቀን እጠቀማለሁ ምክንያቱም አሁን በቅርብ የገዛሁት ስልክ ስላለ ይሄ ስልክ ደግሞ ጥሩ ጊዜ ይቆያል ለብዙ ሰዓት የመጠቀም ፓወር አለው ማለት ነው። ስለዚህ ስልኬን የምጠቀመው ብዙ ጊዜ ምሞላው በሁለት ቀን በሶስት ቀን ነው። ግን የተለያዩ ማህበራዊ ሚዲያዎችን ምጠቀም ከሆነ ዩቲዩብ ወይም ደግሞ የተለያዩ ድህረ ገጾችን የምጠቀም ከሆነ ቶሎ ሊያልቅ ይችላል ማለት ነው። ስለዚህ የሚወሰነው እንደ አጠቃቀሜ ነው። ቶሎ ቶሎ የምጠቀመው ከሆነ ቀኑን ሙሉ እሱንም ከፍቼ የምጠቀም ከሆነ በአንድ ቀንም ሊያልቅ ይችላል። ከዛ ውጪ ግን ለመደወያ ብቻ ከሆነ የምጠቀመው እስከ ሶስት ቀን ሊያቆይ ይችላል። ማክሲማም ከፍተኛው ማለት ነው ዝቅተኛው እስከ አንድ ቀን ያቆየኛል ማለት ነው።

አዲስ አመትን እንዴት ታከብራለህ? ይላል እንግዲህ አዲስ አመት ማለት አሮጌው አመት አርፎ አዲሱ አመት የሚተካበት ነው። ለምሳሌ ሁለት ሺህ አስራ ስምንት አልፎ ሁለት ሺህ አስራ ዘጠኝ ሲተካ። በኢትዮጵያ አቆጣጠር ማለት ነው አዲስ አመት ይከበራል። ስለዚህ እኛ በኢትዮጵያ ደግሞ አዲስ አመትን የምናከብረው መስከረም ላይ ነው ማለት ነው። ስለዚህ መስከረም አዲስ አመት ይከበራል። ስለዚህ የሚከበረው እንዴት ነው? ሲባል ያው ቤተሰብ ሰብሰብ ብሎ የተለያዩ ድግሶችን። ጠላ ባህላዊ የሆነ ጠላ ምግብ ስጋ ሰው እንዳለው እንደ ኑሮ ሁኔታ። በማዘጋጀት ከቤተሰብ ጋር ከጎረቤት ጋር ከጓደኛ ጋር ሰብሰብ ብሎ በዓልን ያከብራል ማለት ነው። ስለዚህ የአዲስ አመት በጣም ደስ የሚል ስሜት ያለው ነው። ቤተሰብ ጋር እንገናኛለን ከጓደኞቻችን ጋር እንገናኛለን። ስለዚህ የተለያዩ ክንዋኔዎች የሚከናወኑበት ስለሆነ። በዚህ አዲስ አመት ብዙ ስራዎችን እንሰራለን እናቅዳለን። ለአዲሱ አመት ስራም እቅዶች በብዛት የሚወጡት በዚሁ በአዲሱ አመት መጀመሪያ ላይ ነው ማለት ነው።

የትኛውን ወቅት ትወዳለህ? ይላል እንግዲህ በኢትዮጵያ አራት የተለያዩ ወቅቶች አሉ ስለዚህ እነዚህ አራት ወቅቶች እያንዳንዳቸው ሶስት ሶስት ወር አላቸው ማለት ነው። ስለዚህ ከእነዚህ ወቅቶች ግን እኔ በጣም የምወደው መስከረም ጥቅምት ህዳር ላይ ያለውን ወቅት በጣም እወደዋለሁ። ምክንያቱም ክረምት የሚባለው እኛ ሰኔ ሀምሌ ነሀሴ በጣም ዝናብ የሚበዛበት ጭቃ ያለበት ለመንቀሳቀስ ምቹ ያልሆነ ወቅት ነው። ስለዚህ ይሄ ጭቃ አልፎ ፀሀያማ የሚሆንበት ብሩህ ተስፋ የሚታይበት አካባቢው አረንጓዴ የሚሆንበት ወቅት ስለሆነ ይህንን ወቅት በጣም ነው የምወደው። ከዚህ በተጨማሪም የተለያዩ የግብርና ውጤቶች ጤፍ ቦቆሎ ዳጉሳ ግብስ እንዲህ የመሳሰሉት እሸቶች የሚደርሱበት እና ለሰው ልጅ ለምግብነት የሚያገለግሉበት ወቅት ስለሆነ። ይህንን ወቅት በጣም እወደዋለሁ ማለት ነው።

ቅርጫት አለህ ይላል እንግዲህ ቅርጫት ማለት ከቀርቀሃ የሚሰራ ባህላዊ የሆነ የእቃ መያዣ። ነው ስለዚህ ይሄ ቅርጫት ያው በተለያዩ ነገሮች ይጠቅማል። ከእነዚህ ውስጥ በእኔ በቤቴ ውስጥም ቅርጫት አለ። ምግብ የሚደረግበት ጥራር ተብሎ ይጠራል ወይም ቅርጫት ይባላል ከቀርቃሃ ነው የሚሰራ ዝርያዋን ነው። ስለዚህ እዚያ ቦታ ላይ እንጀራ እናስቀምጣለን ማለት ነው። ዛሬ የተጋገረው እንጀራ ለሁለት ቀን ለሶስት ቀን ለአራት ቀን ይቆያል። ምክንያቱም ይሄ ቅርጫት አየር እንደፈለገ ያስገባል ያስወጣል ምግቡ እንጀራው ወይም ዳቦ እንዳይበላሽ ስለሚያደርግ። ብዙ ጊዜ በሀገራችን ይህንን ቅርጫት እንጠቀመዋለን ማለት ነው። ለእንጀራ መደርደሪያነት ለዳቦ ማስቀመጫ እና ለተለያዩ ነገሮች ይውላል። በተለይ ደግሞ በገጠሩ ያገራችን ክፍል ቅርጫት። በተለያዩ ግልጋሎቶች እህል ለማፈስ ቆሻሻ ለመድፋት ለተለያዩ ነገሮች ይጠቅማል ማለት ነው። ስለዚህ ቅርጫት በእኔም ቤት ውስጥ አለ ማለት ነው

ቀዝቃዛ የአየር ሁኔታ ትወዳለህ ይላል? እንግዲህ አዎ ቀዝቃዛ የአየር ሁኔታ በጣም ደስ ይለኛል። ብዙ ጊዜ ቀዝቃዛ አየር ለማግኘት። ወክ አደርጋለሁ ወይም የእግር ጉዞ አድርጋለሁ ከአንድ ቦታ ወደ ሌላ ቦታ በተለይ በምሽት አካባቢ። በጣም ፀሀይ ሆኖ ሆኖ ወደ ምሽት አካባቢ ፀሀይ ልትገባ ስትል ቀዝቀዝ ይላል እና ይሄ ቀዝቃዛ የአየር ሁኔታ። ለጤናም ለለም ሁሉም ነገር በጣም ይጠቅማል ማለት ነው። ምክንያቱም በጣም ሞቃት ከሆነ ሰውነታችን በጣም የተለያዩ በሽታዎች የመጋለጥ እድል አለው። በፀሀይ ብርሃን አማካኝነት። ስለዚህ ቀዝቀዝ ሲል ሞቃታማ እንኳን ከሆነ ቤት አካባቢ ፀሀይ ብርሃን እንዳይደርስ በማድረግ አየሩን ቀዝቀዝ ይደረጋል ወይም ደግሞ ቢሮ አካባቢ ቁጭ በማለት ቀዝቃዛማ ነፋሻማ ሁኔታ በጣም ደስ ይላል ማለት ነው። ስለዚህ ቀዝቀዝ እንዲል ቤት ውስጥም ከሆንን መስኮት በር በመክፈት ንጹህ አየር እንዲገባ እንዲወጣ በማድረግ ቀዝቃዛ አየር ማግኘት እንችላለን ማለት ነው